ልብስ በእጅ ታጥባለህ? የሚለው አዎ በርግጥ እኔ ብቻ አይደለም ማጥበው ባለቤቴም አንዳንድ ጊዜ ታጥብልኛለች። አንዳንድ ጊዜም እኔ ራሴ ቅዳሜ እለት ከሳምንት እረፍት ያገኘባቸው። ቅዳሜ ቅዳሜ አጥባለሁ። ያው እኔ በሌለውበት ሰዓት በሚመቻች ደግሞ ሚስቴ ቅዳሜ ቅዳሜ ታጥራለች

ምን አይነት መሳሪያዎች ትጠቀማለህ ቤት ውስጥ ከሆነ የተለያዩ ቤት ውስጥ የምንጠቀምባቸው መሳሪያወች አሉ። ለምሳሌ ለመፍቻ ለብሎን ምናምን ፔንሳ አለ። ከዛ ለአትክልት መቆስቆሻ ደግሞ ያው መቆፎሪያ ይኖራል። ሌሎች እቃዎችም ለተለያየ ነገር የምጠቀምባቸው የቤት መሰረቶች አሉ።

አብዛኛው ጊዜ ያው ቃሌን እጠብቃለሁ የገባሁትን ቃል ኪዳን እከብራለሁ። ግን ደግሞ አንዳንዴ ደግሞ ዝም ብለህ ለጊዜው ሲረዝምብህ አንዳንድ ነገሮች ምናምን ዝም ብለህ በቃል ቀላል የሆነ ቃል ገብተህ ያው ከአቅም ማነስ ከፋይናንሻል ከሆነ ደግሞ ያው እሚቀርባቸው ግን አብዛኛው ግን ቃሌን እጠብቃለሁ።

ያው በስራ ይለያያል እንደየሁኔታው በስራ የምቀበለው ስንት ጥሪ ታደርጋለሁ የሚለው ያው እንደ አስፈላጊነቱ አንድ ጊዜ ከአምስት እስከ ስድስት እስከ ሰባት በቃ ከዛ ቢበዛ ከተማሪዎች የተያዘ ከቤት የተያዘ ከትምህርት ቤት የተያዘ አንዳንድ ጊዜ የምደዋወላቸው ነገሮች አሉ።

ያው ዜናው ከተለያየ ምንጭ ነው የማገኘው አንዴ ከቲቪ ቴሌቪዥን ኖርማል የምፈልግባቸው የማታ ሰዓት የቅን ሰዓት አለ። ሌላኛው ዜና የማገኝበት ከዩቲዩብ ነው። ሶስተኛ ደግሞ ያው ከተለያዩ የሶሻል ሚዲያዎች የምጠቀምባቸው የፌስቡክ የትዊተር ምናምን አገኛለሁ

የጨረቃ ብርሃን ትወዳለህ የሚለው ነገር? በርግጥ። አዎ ማለት የጨረቃ ብርሃን ደስ ይላል ያምራል። በተለይ ወደ ማታ አካባቢ። እና ወደ ጠዋት አስራ አንድ ሰዓት አካባቢ ከዘጠኝ እስከ አስራ አንድ ያለውን። በጣም ከሚያምረኝ የጨርቃ ብርሃን ማየት ነው።

እውነት ለመናገር ያው ብዙ ደብዳቤ መጽሐፍ አልወድም። ማለቴ በአንደኛ ጊዜ ይፈጃል። ሁለተኛ ደግሞ ጊዜው ያለፈበት ነው። ያው እንግዲህ በቴክኖሎጂ ዘመን ስላለን በፈለከው የመሰንጀር መጽሐፍ ስለምንፈል አሁን አልወደውም።

እስካሁን ያህል በቤትም በከሥራ ውጭም ሆነ በስራ በምሰራበት ድርጅትም የአመራር ሚና የለኝም። ያው እንግዲህ የማስተማር እና ከተማሬዎች የመገናኘት ነው። ስለዚህ ከዛ ውጭ ብዙ የአመራር ሚና የለኝም በስራ በምሰለበት ድርጅት

በዚህ ቅዳሜና እሁድ ያው ምን ታደርጋለህ የሚለውን? አብዛኛው ጊዜ የምመክረው እረፍት ነበር። ግን ደግሞ በእኛ ባህል ሀገር ያው በቅዳሜና ሆድ የሚደርስበት የለቅሶ ቤት አለ። አንዳንድ ጊዜ ደግሞ የሰርግ ሁኔታ አለ። አብዛኛው የተወሰነ ደግሞ ከጓደኞቼ ምዝናናበት ነገሮች አሉ ከልጆቼ ማለት ነው።

እሳት ማንደድ ትችላለህ የሚለውን? አዎ። እሳት ማንደድ እችላለሁ። በማታ አካባቢ ያው ጨለማ ሲሆን እንደ ብርሃን ለማገልገል። ሁለተኛ ደግሞ አንዳንዴ ጊዜ መብራት በሚሄድ ስትል በማለት ጥበቃ ደግሞ ምግብ ለማብሰል ደግሞ ያው የ እሳት ማንደድ እጅ እሳት አነዳለሁ። ምግብ ለመስራት

ጠዋት ወይስ ማታ ሰው ነህ የሚለው? በርግጥ ጥያቄው ትንሽ ከባድ ነው ማለቴ የተወሰነ ግራ ያጋባል ስለዚህ እኔ ሁል ጊዜ ሰው ነኝ ጠዋትም ሆነ ማታም ሆነ የትኛውም ጊዜ ያው ሰው ነኝ ብዬ ነው የማስበው። በሌላ እንግል ከሆነ እኔ እንጃ እስካሁን ድረስ ሰው ነኝ

ጥራት ያለው ስራ ማቅረብ ትችላለህ? የሚለውን አዎ እችላለሁ። በሚገባኝ እኔም ከእኔ ጋር የሚገናኝ ስራ ከሙያዬ ከተማርኩት ፕሮፌሽናል አንፃር። የሚስቅ የሚሆነ ተገናኝ የሆነ ስራ ከሆነ ያው ጥራት ያለው ስለማቆይ ከዛ ውጪ ከሆነ ግን። ላይሆን ይችላል ማለት ነው።

ብዙ ህዝብ መካከል ምን ተመቻቸህ ለሚለው እውነት ለመናገር አብዛኛው ጊዜ ብዛት ሰው በበዛበት እና ሰው ብዙ ነበር በሚገኙበት ቦታዎች በተለይ እነዚህ ገበያ እንደዚህ ብዙ ነገሮች አልወድም አይመቸኝም በግሌ ፐርሰናሊ በግሌ እስካሁን አይመቸኝም።

የቀረ ምግብ ትበላለህ የሚለው እስከገባኝ ድረስ ያው እንግዲህ የቆየ ሊሆን ይሁን የቆየ ነው ያደረ ነው። ለማለት ተፈልጎ ከሆነ አዎ የቆየ ምግብ ያደረ ወይ? የቆየ በጣም የቆየ ምግብ ከሆነ አልበላም። የቀረ ምግብ አልበላም።

ሻማ ማብራት ትወዳለህ? የሚለውን አዎ እወዳለሁ ግን እሁድ ጊዜ አይደለም ማብራው ሻማ ማብራው አብዛኛው ጊዜ በምወዳቸው ቀኖችና የምወዳቸው የእኛ ባህልና በዓሎች አሉት ለምሳሌ የማርያም የስላሴ የሚካኤል ግብር የሸማበር አለው ማለት ነው

በስራ ጊዜ እረፍት ታደርጋለህ? የሚለው አዎ አንዳንድ ጊዜ ለምሳሌ እረፍት ምወሰድባቸው። ከአንድ ክላስ በኋላ አራት ተኩል አለ ከዛ ደግሞም ሰሰያት ከስድስት ተኩል እስከ ስምንት ሰዓት አለ። ከዛ ጠቅላላ ደግሞ ከአሥራ አንድ ሰዓት የምወስዳቸው የዚህ በቀን በስራ ጊዜ ምወስዳቸው ሰአቶች ናቸው

ፎቶ ማንሳት ትወዳለሁ። የሚለው አዎ እወዳለሁ በጣም በተለይ እነዚህ የበዓላት እንደዚህ የተለያየ የመዝናኛ ቦታዎች እንደገና ደግሞ ከቤት ውስጥ ስትወጣ ወደ ሌላ ቦታ ለመዝናናት ስትወጣ። እነዛ አብዛኞቹ ፎቶ ለማንሳት ከምወዳቸው እነዚህ የታሪካዊ ቦታዎችም ፎቶ ማንሳት እወዳለሁ።

በርግጥ እኛ አካባቢ ቆላ አካባቢ ስለሆነ በብዛት አዎ። የትንኞች አካባቢ አሉት እነዚህ ትንኞች የሚፈጠርበት ምክንያት ያው የ እርጥበት ያለበት ቦታ አትክልት ሳር ሳር ቤት ምናምን ስለሆነ በብዛት እኛ አካባቢ ስላለህ ትንኞች አሉኝ አጋ።